በጣም ጥሩ ጥያቄ ነው የፀሀይ መውጣትን ታያለህ ለሚለው? በጣም የፀሀይ መውጣት ብዙ ጊዜ እናያለን ፀሀይ መውጣት ብዙ ጊዜ እናያለን። እኔ አሁን ብዙ ጊዜ እንደ ሳይንስም ሆነ እንደ አዋቂ የሚመከረው ሰዎች ጠዋት ጠዋት መኝታ ቤታቸው ፀሀይ እንዲገባ ፀሀይ ስትወጣ ጠዋት ፀሀይ ብርሃን እንደምገባ አድርጎ ቤታቸውም የሰሩ ሰዎች አሉ። መስኮታቸው በመኝታቸው አቅጣጫ አድርጎ ጠዋት ጠዋት ፀሀይ ስትወጣ ለማየት ፀሀይ ስትወጣ ብርሃን ቤታቸው ውስጥ እንዲገባ አድርጎ ይሰሩታል። እኔ አሁን ፀሀይ ጠዋት ጠዋት አያለው። አጋጣሚ ሆኖ እንኳን ሰዓት ካላየሁት ጠዋት በመስኮቴ ቀጥታም በመስኮቴ በሚተኛበት መስኮት ልክ ብርሃን ይገባል ብርሃኑን አያለሁ። በዛ ፀሀይ መውጣቷንና ጨለማ መሆኑን ከዛ አያለው። በዛ ፀሀይ መውጣት አይተህ ቼክ አድርገህ በዛ አማካኝነት ፀሀይ ስራህንም ትሄዳለህ። ድሮ አባቶቻችን አያቶቻችን በድሮ ዘመን ሰዓት አቆጣጠር ባልነበረ ሰአታቸውን ፀሀይን አይቶ ፀሀይ ፀሀይ ወደ ላይ ሰማይ አይተው ሰአቶችን ይገምቱ ነበር ሰአቶቻቸውን ግምታቸውን ያውቁት ነበር። ሰማይ ላይ አይቶ ወደ ላይ ወደ ሰማይ አይቶ ሰዓት ስንት እንደሆነ? ይገምታሉ በዛ መልክ ስራቸውን ያከናውናሉ ጉዞአቸውን ይጓዛሉ። ስለዚህ ድሮ አባቶቻችን ጨረራቸውን እያዩ ስንት ሰዓት እንደሆነ ይገምታሉ። ጥላዎች እያዩ ፀሀይ ወደ ላይ እያዩ ሰዓት ይቆጣጠሩ ነበር። በዚህ በቅርብ ዘመናቶችም አሁንም ሆነ ሰው ፀሀይ ያያል ወጣ ብሎ ፀሀይ አሁንስ እንዴት ነው? ፀሀይ ሙቀታማ ነው ፀሀይ ቀዝቃዛ ማለው ነው እንዴት ነው ብሎ ፀሀይን ይመለከታል። ፀሀይ እንደ ሰዓትም። ያአየሩን ሁኔታምለማየት ሰው ወጣ ብሎ ፀሀይንን ይመለከታል። ስለዚህ የፀሀይ መውጣቱን ጠዋት ጠዋት በደንብ ነው የማየው። ሰው ፀሀይን ጠዋት ጠዋት ወጥቶ ማየትም ደስተኛ ያደርጋል። ከጨለማው ውስጥ ጠዋት ብርሃን ስታይ ፀሀይ መውጣቷን ስታይ ደስተኛ ስለሚያደርግህ እኔ አያለሁ

በጣም ጥሩ ጥያቄ ነው? መሬት ላይ መቀመጥ ታመቻቻለህ ለምለው መሬት ላይ ለመቀመጥ ሰው በተለያዩ ነገሮች ይቀመጣል ሰው ወንበር ላይ ይቀመጣል ሶፋ ላይ ይቀመጣል መሬት ላይ ደግሞ ለመቀመጥ። ሁኔታዎችን ማመቻቸት አለበት አንዳንዴ አሁን መሬት ላይ ቁጭ ወርዴ ስትቀመጥ የመሬት ምንጣፎች ማንጠፍ አለበት ትራሶች አሉት ትራሶች ተደግፈህበት የምትቀመጥ መሬት ላይ ስትቀመጥ ቁጭ ብለህ ሰብስብ ብለህ አንድ ቦታ ትቀመጣለህ። አሁን ደግሞ ወደ ገጠር ወጣ ስብትል አሁንም ደጅ ወጣ ብትል ንጹህ መሬት አይቴ ሳሪ ያለበት ቅጠል ያለበትን አይቴ መርጠህ አቧራ የሌለው ቦታ ለብስን እንዳቧራ እንዳይበላሽ። መሬት ንጹህ መሬት ንጹህ ሳራ ያለው ንጹህ ቅጠል ያለውን ቦታ አይተህ አይተህ መርጠህ ትቀመጥበታለህ። ስለዚህ መሬት ላይ ለመቀመጥ ማመቻቸት ግድ ይላል። አሁን ለምሳሌ አንዳንዴ ሳታይ ቁጭ ብለህ አውሬ ላይ ልትቀመጥ ይችላል የኢባቦች አሉ ጊንጦች አሉ እሚናከሱ አውሬዎች ብዙ ማርዛማ የሆኑ አውሬዎች አሉ። ቦታ አይን አይቴ ጠርጌ አጣርቴ ካልተቀመጥክ በእነዚህ አይነት አውሬዎች ልትነደፍ ትችላለህ። ስለዚህ መሬት ለመቀመጥ መጀመሪያ መሬቴን አይተህ ሳር ውስጥ ምን እንዳለ ሳሩ ንጹህ መሆኑን ቆሻሻ መሆኑን ሳሩ ምን ላይ እንደበቀለ። አይቴ ለመቀማት ምቹ የሆነ ከፍታ ያለው ቦታ አይቴ ካልተቀመትክ ችግር ነው። እሚሆነው ስለዚህ እኔ አሁን መሬት ለመቀመጥ መጀመሪያ ውጪ ላይ ለመቀመጥ ስል ቦታውን አያለሁ። ዳህንነቱን አያለሁ። ግራ ቀኙን ከዛ በኋላ ቅጠል ሰብሬ ቅጠሉ እንኳን ጥዬበት ቅጠሉ ላይ መቀመጥ እችላለሁ። ቤት ላይ ሲሆን ደግሞ ለመሬት ቅርብ የሆነ መጂሊስ ሶፋ እሚባሎች አሉ። መጅሊሶች አሉ ወይ ደግሞ ፍራሾች አሉ። ከስር ምንጣፍ አነጠፈ የመሬት ቅዝቃዜ ደግሞ ወደ ሰውነትህ ገብቶ እንዳይጎዳህ። መሬት ምንጣፍ ታነጥፋለህ በዛ ላይ ደግሞ ወይ ፍራሽ ወይ መጂሊስ ታነጥፍና በዛ ላይ ትቀመጣለህ ማለት ነው። አመሰግናለሁ